እሺ ጥያቄያችን "ሰዎችን በአይን ትመለከታለህ ነው?" የሚለው ይሄ ማለት ትንሽ የሚያወዛግብ ጥያቄ ነው። ዙሮ ማንኛውም ሰው ቢሆን ሰዎችን ወይም የትኛውንም ቁስ አካል ይሁን፤ የሚመለከተው በአይኑ ነው። ስለዚህ እኔም ሰዎችን በአይኔም እመለከታለሁ ምንም ጥያቄ የለውም። ይሄ በቃ ህይወት ላለው ነገር ሁሉ፤ እንደ እንስሳ ለተፈጠረ ሁሉ ነገሮችን ማየት ወይም መመልከት የሚችለው በአይኑ ስለሆነ እኔም እንደዚሁ ከፍጡራን ውስጥ አንዱ ሰው በመሆኔ፤ በአይኖቼ ነገሮችን በመመልከት አንደኛውን ከሌላኛው የምለይበት፤ ስለ አንደኛው ባህሪ፣ ቀለም፣ ተክለ ቁመና ወይም ደግሞ እንደ አጠቃላይ የቋ አካሉን ወይም የሰውን ማንነት የምለየው በአይኔ ስለሆነ፤ በአይኔ ሰዎችን ተመልክቼ መለየት እችላለውኝ ማለት ነው። ስለ ጥያቄው አመሰግናለሁ። ቴንኪው።

ጥያቄያችን ውሳኔ መስጠት ትችላለህ ነው የሚለው? ውሳኔ የሚሰጥበት የተለያዩ ደረጃዎች አሉት። ቢሆንም ተልጅነት ጀምሮ እስከ ትልልቅ ተቋማትን እስከ መምራት ድረስ ውሳኔ ሊያስፈልግ ይችላል በአንዳንድ ርዕሰ ጉዳዮች ላይ ማለት ነው። ለምሳሌ በፍትህ ተቋማት ብንሄድ ወንጀል የሰራ ሰው በወንጀሉ ተከሶ ፍርድ ቤት ሊቀርብና በዚያም ወንጀሉ አስፈላጊውን ቅጣት የቅጣት ውሳኔ ሊወሰንበት ይችላል። ይሄ ማለት ደግሞ ያ ውሳኔ ከሰራው ወንጀል አንፃር ትክክለኛና ተገቢ የሆነ መሆን አለበት ማለት ነው። ስለዚህ ይሄንን ውሳኔን ለማስቀመጥ የተማረና ብቁ የሆነው ልምድ ያለው ሰው ሊሆን ይገባል ማለት ነው። ዙሮ ግን ውሳኔ ከትንሽ እስከ ትልቅ የሚለያይ ሲሆን። ለምሳሌ ከህፃን ብናይ ለምሳሌ ምሳ ብላ ብለን ልንለው እንችላለን ምሳ የመብላት ፍላጎቱ ያን ያህል ከሌለው ምሳ አልበላም ብሎ ያ ህፃን ሊወስን ይችላል። ስለዚህ ውሳኔ ስንል አንድን ነገር ከመተግበር ወይም ደግሞ ከመከወን ለመከወን የሚያበቃ ውሳኔ ሊሆን ይችላል ማለት ነው። እና ምንድነው? ውሳኔ ስንል ከትንሽ እስከ ትልቅ ሊደርስ ይችላል ማለት ነው። እኔ ለምሳሌ መምህር ነኝ ከመምህርነቴ አንፃር ተማሪዎችን በዚህ ሰዓት አስተምራለሁ በዚህ ሰዓት የግል አሳይመንት እሰጣለሁ። በዚህ ሰዓት የጋራ ስራዎችን እንዲሰሩ አዝዛለሁኝ በዚህ ሰዓት ደግሞ የራሴን እንትን የራሴን አክቲቪቲ እሰራለሁ። ብዬ የራሴን ውሳኔ አስቀምጣለሁ በራሴ ውሳኔ መሰረት እመራለሁ ማለት ነው። ስለዚህ ውሳኔ ማለት አንድን ስራ ለመስራት ወይም ለመከወን የሚያበቃ የሚያስችል ክህሎት ማለት ስለሆነ እንደየሰው ያለበት ደረጃ እና እንደ ውሳኔ አሰጣጡ የተለያየ ሊሆን ይችላል ማለት ነው። ስለዚህ እኔም ባለሁበት የስራ መስክ ውሳኔዎችን አስቀምጣለሁ ውሳኔዎቹ በተወሰኑት ውሳኔ መሰረትም ተግባራዊ አስደርጋለሁ ማለት ነው። አመሰግናለሁ ያ ማለት ደግሞ ለምሳሌ እኔ እንደ መምህርነቴ የተማሪዎችን የግል አሳይመንት በሆነ ቀን ሰጥቼ በዚህ ቀን እንድታመጡ ብዬ የመወሰን መብቱ ስላለኝ። በዚያ በተወሰነ ጊዜ ገደብ ውስጥ ደግሞ ሰርተው እንዲያመጡ እነሱም ግዴታ ስላለባቸው ይህንን ውሳኔ የመወሰን ስልጣን መብት አለኝ ማለት ነው። ስለዚህ ውሳኔ እንደየተቋሙ እንደየትምህርት ደረጃው ወይም ደግሞ እንደየ ስራ መስኩ እንደየ ፊልዱ ይለያያል ማለት ነው። ለማንኛውም ደስ የሚል ጥያቄ ስለሆነ በጣም ነው

የምትወደው ቀለም ምንድነው? ነው ለሚለው በመጀመሪያ ደረጃ ቀለም ማለት በአይናችን የምንለየው በተለያዩ ሁኔታዎች ላይ የሚታይ ማለት ነው። ለምሳሌ ወደ ሰማይ ስናይ የሚታየን የቀለም አይነት ሰማያዊ ቀለም ወይም ወፈር ያለ አረንጓዴ አይነት ቀለም ማለት ነው። ሌላኛው ደግሞ ቀለም በልብሶ ልብሶቹ ራሱ የተለያየ የቀለም አይነት ሊኖራቸው ይችላል። ስለዚህ ልብሶችን የምንመርጥበት ቀለማቸውን መሰረት አድርገን ሊሆን ይችላል። ወይም ደግሞ ቤታችንን ቀለም ስናስቀባ ደስ የሚለንን የቀለም አይነት መርጠን ሊሆን ይችላል። ዙሮ ዙሮ ግን ቀለምን እንደአስፈላጊነቱ የምንፈልገው የቀለም አይነት ይኖራል ማለት ነው። ለኔ ለግሌ አረንጓዴ ቀለም ደስ የሚለኝና ሳየውም የሚስበኝ አረንጓዴ ቀለም ነው ማለት ነው። በአለም አቀፍ ደረጃም ቢሆን አረንጓዴ ቀለም ተስፋን አረንጓዴ ቀለም ለምለምነትን ብሩህነትን የሚያመለክት ሲሆን። ቀይ ቀለም ግን ጦርነትን መከራን ክፉ ነገርን የምንገልጽበት ደም መፋሰስ የሚገልጽበት አይነት ነገር ስለሆነ። ዙሮ እኔ በግሌ አረንጓዴ ቀለምን እወዳለሁ ማለት ነው። ለማንኛውም ስለ ጥያቄው እጅግ በጣም አመሰግናለሁ።